አዎ ባዶ እግሬን መራመድ እወዳለሁ። አልፎ አልፎ ብዙ ጊዜ ሳይሆን አልፎ አልፎ ቤት ቤት ውስጥ ምንጣፍ ላይ ምናምን ቤት ስወለውል ስራ ስሰራ አንዳንዴ በባዶ እግሬ እራመዳለሁ። ግን ጥቅም አለው እንዴ? እሱን አላወቅኩም። ይጉዳኝ የጥቀመኝ ብዙም ባላውቅም ግን እራመዳለሁ።

የምወደው የባህላዊ ምግብ የኢትዮጵያን ነው እሱም ዶሮ ወጥ ነው። ዶሮ ወጥ በብዛት ኢትዮጵያ ውስጥ ባህላዊ ምግብ ተብሎ የሚዘጋጅ ነው። ስለዚህ ዶሮ ወጥን እወዳለሁ። ሁለተኛው ደግሞ ጭኮ እወዳለሁ ጭኮም ባህላዊ ምግብ ነው።

አዎን አያታለሁ ሁሌም ባይሆን አልፎ አልፎ አያታለሁ ከበስተምራቅ ነው ምስራቅ ስትወጣ እመለከታለሁ። ደስም ይለኛል ስትወጣ ሳይ በተለይ ጠዋት ላይ ደስ ይለኛል የከሳትም ፀሀይ እወጣለሁ አመለከታለሁ። በቤቴ በ

አይ ፎሃም ማለት ምን ማለት እንደሆነ ስለማላውቅ በሷ አብስዬ በፎም ለማለት ነው። አይ አብስየ አላቅም በፉምእስካሁን ድረስ። ግን የሆነ ብልጭልጭ ነገር ነው እፍን ተደርጎ ተጠቅልሎ ይመስለኛል። ግን አብስዬ አብስዬ አላውቅም።

ዜና የማገኘውማ ከተለያየ ሚዲያዎች ነው ለምሳሌ ከቲክቶክ ሊሆን ይችላል። ከፌስቡክ ሊሆን ይችላል። ከቴሌግራም ላይ ከዩቲዩብ ላይ የተለያዩ ዜናዎችን እሰማለሁ እንዲሁም ከቴሌቪዥንም እመለከታለሁና እሰማለሁ

አሁን ላይ እያደረኩ ነው ስራዬ አንዳንድ የኦንላይን ስራዬ ስለሚያስገድዱኝ የተወሰነ የ ቪዲዮ ጥሪ አደርጋለሁ። በፊት ላይ ግን ብዙም አላደርግም። አሁን ግን የቪዲዮ ጥሪ አደርጋለሁኝ። አልፎ አልፎ

ወተት አጠጣለው አወ አንድ ሰውነቴን ያጠነክርልኛል ጥርሴን ያጠነክራል በሽታዬን ይከላከላል። ወተት ለማንኛውም ነገር አስፈላጊ ስለሆነ ለሰውነታችን ጠቃሚ ነገር ስለሆነ ወተት በጣም መጠጣት እወዳለሁ። ወተት ከላም ወተት ይገኛል ከላም ይገኛል ከከብት ስለዚህ ወተት በጣም አስፈላጊ ነው። ለሰውነታችን ገንቢና ተመጣጣኝ ነገር ስለሆነ ወተት አስፈላጊ ነው ብዬ አስባለሁ

ውሃ ማምጣት አውቃለሁኝ አዎ ውሃ ማምጣት ከቧንቧ ወደቤት አመጣለሁኝ ከወንዝ ወደቤት አመጣለሁኝ። ከሱቅ የታሸጉ ውሃዎችንም ገዝቼ ወደ ቤት ማምጣት አውቃለሁኝ። ስለዚህ ውሃ ማምጣት ማለት ይሄ ከሆነ። ውሃ ማምጣት አውቃለሁ። ከኪችን ወደ ሳሎን ቤት ውሃ አመጣለሁ። ከምግብ ማብሰያ ወደ መመገቢያ ክፍል ውሃ ማምጣት አቃለሁ። ስለዚህ ውሃ ማምጣት በደንብ አውቃለሁ።

ዶሮ የለኝም አካባቢዬ ለዶሮ አመቺ አደለም። ዶሮ ለማርባት አመቺ ቦታ ስላልሆነ ያለሁበት አካባቢ ዶሮ የለኝም እንዲሁም ደሞ ብዙም ዶሮ የማርባት ፍላጎቱም ስለሌለኝ ዶሮ የለኝም። ግን ዶሮ መብላት ሲያምረኝ ገዝቼ አርዳለሁ። እና ዶሮ ለጊዜው ግን የለኝም።

እኔ ምወደው በዓል አዲስ አመትን እወደዋለሁ። ከዛም ደግሞ ፋሲካ በዓልን እወደዋለሁ። የገና በዓል በዓሉ ደስ ይለኛል ግን በዛ ሰዓት ላይ የገጠመኝ ችግር ስላለ። የገናን በዓል እምብዛም ውስጤ ደስተኛ አይደለም። ለምን? በዛ ሰዓት እናቴ ስለሞተችብኝ ስለዚህ የገና በዓልን ብዙ አይደለሁም። ሌሎቹም በዓላቶች ግን በጣም እወዳቸዋለሁ አመሰግናለሁ

አዎ አዲስ ቴክኖሎጂ መማር በጣም ነው የምወደው። ለምን ጊዜውም የቴክኖሎጂ ነው የኤአይ ጊዜ ስለሆነ። አዲስ ቴክኖሎጂ መማር እፈልጋለሁኝ አሁንም። በተለይ እኛ አጋጣሚ እድሉን ባገኝ መማር እፈልጋለሁ እወዳለሁ። እና ሁላችንም አዳዲስ ቴክኖሎጂ ጠጋ ብንል የተሻለ ይሆናል ብዬ አስባለሁ።

የጧት እለታዊ ተግባሬ አንድ በጧት ተነስቼ እተጣጠባለሁ ጥርሴን ቦርሻለሁ ከዛ የተወሰነ ጸሎት አደርጋለሁኝ ከዛ ጸሎት ካደረኩኝ በኋላ የተዘጋጀልኝን ምግብ ተመግቤ መሄድ ወዳለብኝ ቦታ እሄዳለሁ። ይሄ ነው።

ቅርጫት የለኝም። ቅርጫት እ ማለት እንቁላል መያዣ የተለያየ እቃዎች እንደ ባግ በጃችን የምናንጠለጥለው ነገር ከሆነ እሱ የለኝም። የቅርጫት ኳስ ግን የሚባለው በትልቅ ሜዳ ላይ ላይ ተሰቅሎ። ኳሱ ለብቻ ያቺ የተሰቀለችዋ እንደ ባግ ነገር እሷን ቅርጫት ነው የምንላት። የለኝም

በብዛት በቴሌግራም መተግበሪያዬ ነው መልእክት የምላላከው አልፎ አልፎ ግን በብዛት ግን በቴሌግራም አልፎ አልፎ በዋትሳፕ እላላካለሁ። እና ይሄ ነው ቲክቶክ ላይም አንዳንድ ነገሮች ሳይ መልእክት እልካለሁ ይሄንን እጠቀማለሁ።

ከደንበኞቼ ጋር በደንብ ነው ምገናኘው በስልክም እገናኛለሁ በአካልም እገናኛለሁ በቃ ቪዲዮ ኮልም እናወራለን ድምጽ እንላላካለን ድምጽ ሪከርድ አድርጌ ልካለሁኝ እና በዚህ በዚህ መልክ ከደንበኞቼ ጋር በደንብ እገናኛለሁ።

እቤቴን በደንብ ነው የማስውበው በጣም አጸዳለሁ ወለውላለሁ። ግድግዳውን አጸዳለሁ። ቤት መጋረጃዎቼን አስቀምጣለሁ እቃዎቹን በየቦታው በየቦታው ደረድራለሁ። በዚህ አስውላል አስወባለሁ። ሌላው ቤት አቧራዎች ምናምን እንዳይኖሩ እወለውላለሁ። እና ቤቴን በደንብ ነው የማስውበው

መዋቢያ ማለት የቤት መዋቢያ ከሆነ አዎ እጠቀማለሁ አበባዎች አደርጋለሁ። የተለያዩ ምስሎችን ቤት ላይ እጠቀማለሁ። የቤቴ ግድግዳ ቀለም እንዲያምር እፈልጋለሁ እሱም እንደ ማስዋቢያ ነው የምጠቀመው በብዛት ግን አበባ እጠቀማለሁ። ለቤቴ ከሆነ

ከአለቃዬ ጋር በጣም መልካም ግንኙነት ነው ያለኝ። እንደ አለቃና እንደ አዛዥና ታዛዥ ሳይሆን በቃ እንደ አስ አስ ኤ ፍሬንድ ነው የምናወራው። ለምን? እኔ ስራዬን በአግባቡ እሰራለሁኝ። እሱም አለቅነቱን እንዳለቅነቱን ይወጣዋል። እኔም ስራዬን በአግባቡ ከሰራሁ አለቃዬ ምንም ማስቀየመውም ነገር የለም የማስከፋውም ነገር የለ እና። አለቃዬ ጋር በአግባቡ ነው ምንሰራው።

የሸክላ እቃዎች አሁን እጠቀማለሁ። የሸክላ እቃ ለምሳሌ ጀበና እጠቀማለሁ። ሲኒዎች እጠቀማለሁ ብርጭቆ የሸክላ እቃ ነው እጠቀማለሁ። እና የሸክላ እቃ እጠቀማለሁኝ ደስም ይለኛል ውበትም አላቸው። ስጠቀምባቸውም በጣም ተደስቼ ነው የምጠቀመው። ጥንቃቄም ይፈልጋሉ ተጠንቅቄም እጠቀ

አዎ ብዙ ጊዜ ቤቴ ውስጥ የተበላሹ ነገሮችን ራሴን ለማስተካከል እሞክራለሁ። እችላለሁም ብዬ አስባለሁ አዎ እችላለሁ የምችላቸውን እችላለሁ የማልችላቸውን ደግሞ ሌላ ሰው እንዲያስተካክሉልኝ አደርጋለሁ። ግን በተቻለን መጠን እችላለሁ ብዬ ሁሉንም ነገር ከመሞከር ከኤሌክትሪክ ውጪ ወደኋላ አልልም።

አሁን ላይ የቴክኖሎጂ ችግር ሲያጋጥመኝ ብዙ ጊዜ ቻት ጂቢቲ እና ጀሚናይ ላይ ገብቼ የዛን ችግሮች ለመጠየቅ እሞክራለሁ። እና በዛ መልክ ሶሉሽኔን አገኛለሁ ሶልቭ አደርጋለሁ። ስለዚህ ቻት ጂቢቲ እና ጀሚናይ ለዚህ በጣም ፍቱን ናቸው። አስፈላጊም ነገር ነው

በስራ ጊዜ አዎ አርፋለሁኝ ለምን በጣም ከደከመኝ ዝም ብዬ የምሰራ ከሆነ የምሰራው ስራ ኢፌክቲቭ አይሆንም ይበላሽብኛል። አርፋለሁኝ ብዙ ጊዜ አርፋለሁኝ አዎ እና በስራ እረፍት አደርጋለሁኝ

ድንጋይ ስብስብ አሁን ላይ ድንጋይ ስብስብ አላደርግም። ምን ይሰራልኛል? አሁን ላይ ድንጋይ የምሰበስበው። ልጅ ሆነን ግን ድንጋይ ስብስብ አድርገን እንጫወታለን ያስደስተናል። አሁን ላይ ግን ትልቅ ሰው ስለሆንኩኝ እንደዚያ አላደርግም። ለስራ ግን ድንጋይ ይሰበስባል እኔ አሁን እንደዚያ የማደርግበት ሰዓት አይደለም

ጭንቀት ሲሰማኝ ብዙ ጊዜ መዝሙር አዳምጣለሁ መዝሙር ሳዳምጥ ጭንቀቴን እወጣለሁ። ከዛ ውጪ ግን ጭንቀት ሲሰማኝ በቃ በብዛት የማደርገው እሱን ነው። እና የጭንቀት መድሃኒት ነው ብዬ አስባለሁ። መዝሙር እና አስፈላጊ ነው ጸሎትም ጥሩ ነው።

አረ በደንብ አዎ እሳት ማንደድ በደንብ ነው የምችለው እሳት ማንደድማ እኮ በጣም ቀላል ነገር ነው። እሳት ማንደድ እችላለሁ አሁን እንደውም። ብዙ እንደሱ አይነት እድሉን አላገኝም አልፎ አልፎ ግን መብራት ሲጠፋ ከሰል እያይዛለሁ እሳት አነዳለሁ። በልጅነቴ ግን በብዛት እሳት እያነደድኩ ነው ያደግኩት እና። እሳት አዎ አነዳለሁ እችላለሁ

አዎ በጣም እውነት ሌሎችን እኔ በጣም ነው የማበረታታው እንዲሰሩ አበረታታለሁ እንዲያጠኑ አበረታታለሁ። እንዲጠንክሩ አበረታታለሁ ተስፋ እንዳይቆርጡ አበረታታለሁ። ጠንካራ እንዲሆኑ አበረታታለሁ ሰዎችን አበረታታለሁ። ህይወታቸውን በዚህ ሆነ መልክ እንዲለውጡም አበረታታለሁና በደንብ ነው የማበረታታው።

አይ የቤት እንስሳ የለኝም ምክንያቱም ቤቴ ለቤት እንስሳ አመቺ አይደለም። ኮንዶሚኒየም ውስጥ ነው የምኖረው አፓርታማ ውስጥ ስለሆነ ይሄ ለቤት እንስሳም ሚሆን አካባቢ አይደለም የለኝም ግን ብዙም አልወድም እኔ እፈራለሁ እንደውም

በእጄ እጽፋለሁኝ አዎ እጽፋለሁ ብዙ ጊዜ አዎ ማለት ደስ ይለኛል ብጽፍ ምንም ቅራ አይለኝም። እጽፋለሁኝ በስኪሪቶ እጽፋለሁ። ግን ኮምፒውተር ላይ አማርኛ ብዙ መጽሐፍ አይደለሁም። ግን እጽፋለሁኝ እሱንም ቢሆን እንግሊዘኛ በደንብ እጽፋለሁኝ አዎ

በዶቄ መፍጨት ታውቃለህ ወይ? እኔ ዶቄ ምን እንደሆነ አላውቅም እንደውም ትርጉሙንም አላውቀውም ዶቄ ማለት ምን ማለት ነው? እሱን አላውቀውም ስለዚህ በዶቄ መፍጨት መፍጨት ታውቃለህ? ላልከው ነገር እኔ መልሱን አላውቀውም። ወደፊት ከሰዎችም ጠይቄም ቢሆን ዶቄ ምን ማለት እንደሆነ ለመናገር ሞክር

አዎ እቆጥባለሁኝ በደንብ ነው የምቆጥበው ሳንቲም በጣም ቆጣቢ ነኝ። እንደውም እኔ ለምን? የተሻለ ኑሮ መኖር ስለምፈልግ ሳንቲም ቆጥቤ መኖር እፈልጋለው። እና ሳንቲም መቆጠብ በጣም እወዳለሁ። አንዱም አላማዬ እሱ ነው። ግን

አዎ ኮከቦችን መመልከት በጣም ነው ምወደው ደስ ይለኛል። ለምን? ደስ ይላል የሆነ ተፈጥሮ ስለሆነ ያስደስተኛል በጣም። አዎ እወዳለሁኝ። በጣም ያስደስተኛል ስለዚህ ኮከቦች ሲወጡ ማየት ደስ ይለኛል። ግን ብዙ ጊዜ ጊዜ ስለሌለኝ ለማየት አልከታተላቸውም። ሲወጡ ብዙም ጊዜ ግን ያስደስተኛል።

ሁሉንም አይነት የቤት እቃዎች እጠቀማለሁ ለምሳሌ ምግብ ማብሲያ ኦቭኖች አሉኝ ፍሪጅ አለኝ ቴሌቪዥን አለኝ። የተለያዩ ብርጭቆዎች ሳህኖች። ምንድነው? ብዙ አይነት እቃዎች አሉኝ አዎ እጠቀማለሁኝ በተለያየ መልኩ እጠቀማለው።

ከፀሀይ ብዙ ነገር እጠብቃለሁ፤ መልካም ነገር እጠብቃለሁ። መልካም ነገር ማለት ምንድነው ፀሀይ እንደ አስፈላጊነቱ ያስፈልጋል። ለምሳሌ የጧት ፀሀይ ለሰውነታችን አጥንት አጥንታችን እንደ ቫይታሚን ዲ ስለምንጠቀመው በጣም አስፈላጊ ነው። እንደውም የተፈጥሮ ቫይታሚን ዲ ማለት ነው። ፀሀይ ስለዚህ አስፈላጊ ነው።

የአካባቢው ገበያ በጣም ጥሩ ነው። ለምሳሌ ብዙ አይነት ነገሮች አሉ ጉልት አለ። የልብስ ገበያ አለ የተለያዩ ድንች ሽንኩርት ምናምን አሉ ሁሉም እንዳቅው መግዛት ይችላል። እና አለ እንጠቀማለን ብዙን ጊዜ። እና ጥሩ ነው በጣም

ብዙ ጊዜ መዝገቦችም ብዙ የሉኝም እና ብዙም የማስቀመጥ ሰው አይደለሁም። ለምሳሌ መዝገብ ለምን ይጠቅመኛል እኔ አሁን አንዳንድ ማስታወሻዎች አሉኝ እንደ መዝገብ ሳይሆኑ ትንሽ ሳም ፖይንት የምይዝባቸው አሉ እነሱን አስቀምጣለሁ በአግባቡ። ግን መዝገብ የለኝም። ብዙም ለመዝገብ እንዳዘጋጅ የሚጋብዝ ስራም የለኝም። ስለዚህ መዝገብ አላዘጋጅም።

አዎ እንደአስፈላጊነቱ እንትን እላለሁ እሳተፋለሁኝ። ለምሳሌ በኮንስትራክሽን አለም ውስጥ አንዳንድ የድርጅት ዝግጅቶች አሉ። እሱን እሳተፋለሁኝ። አዎ እሳተፋለሁኝ ባግባቡ እሱ እሱን። አወ እሳተፋለሁኝ።